በመስኮት ጎኑ መቀመጥ ትወዳለህ? የሚል አዎ በጣም እወዳለሁ። ሲወደው በጧት ሲሆን በተለይ ነው በጣም የምወደው። ከቀን ፀሀይማ አካባቢ ከሆነ ብዙም አልወደውም። ደበና ነገር ወይም ፀሀይ ከሌለ ወይም ጠዋት ከሆነ ግን በጣም እወዳለሁ። አብዛኛው በጣም ነው የሚወደው በተለይ ውጪ እያየው መሄድ ደስ ይለኛል። በጉዞ ሊሆን ይችላል በተለያዩ ጉዞዎች። መሄድ ደስ ይለኛል በመስኮት ተቀምጬ ማለት ነው። ወይም በቤቴ በመስኮት ተቀምጬ አሁን ውጪ ማየት ደስ ይለኛል። እና መስኮት ጋር መሆን ዘና ያደርገኛል ማለት ነው።

ከስራ ባልደረቦች ጋር ጥሩ ግንኙነት አለ ወይ? የሚለው አዎ አለኝ። ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ። ስራ በቡድን ስሰራ የተሻለ ውጤት እንደሚመጣ ስለማምን ከሰዎች ጋር በሰላም እና በመከባበር መስራት ደስ ይለኛል በጣም። ለኔ ዋናው ነገር ግልጽነት ነው። ከባልደረቦቼ ጋር በሀሳብ ባንስማማም እንኳን በንግግር እና አንዱ የሌላውን ሀሳብ በማዳመጥ መፍትሄ እንፈልጋለን እንጂ ዝም ብለን ካልተስማማን ስራ መስራት አንችልም። ውጤታማ ስራን ማምጣት አንችልም ማለት ነው። ስለዚህ በጣም ነው የምንግባባው በጣም ነው የምግባባው ከስራ ባልደረቦቼ ያለኝ ስራ ማለት ነው።

መንዳት ትችላለህ እሚለው መኪና መንዳት ከሆነ አልችልም እውነት መናገር መኪና ሞተር እነዛ አልችልም። ግን ገና አልተማርኩም ማለት ነው ግን የመማር ፍላጎት አለኝ። አሁን አንዳንድ እየተማርኩ ነው በቅርብ ቀንም። ሞተር ጨርሻለሁ እየተለማመድኩ ስለሆነ ማለት ነው። መኪና ግን እስካሁን አልጀመርኩም መንዳትም አልችልም ማለት ነው። ሳይክል ምናምን ተሽከርካሪ ሳይክል እንደዚህ እችላለሁ። መኪና እና ሞተር ግን አልችልም እስካሁን ገና ለቀጣይ ለመለማመድ ለመመር እያሰብኩ ነው ማለት ነው።

በቤትህ ልዩ የሆነ መቀመጫ አለህ? የሚለው አዎ እንግዳ ሲመጣ የማስቀምጥባት ቦታ አለኝ። ግን ያን ያህል ልዩ አይደለም መቀመጫውን። በጣም ልዩ ኮሞን የተነሳ እንዴ ከጠቀመጥኩበት መንሳት። አይታሰብምእና ቤት ውስጥ ሳይሆን ልቤ ውስጥ ነው ልዩ መቀመጫ ትኩረት ማድረጉን ማለት ነው። እና መስኮት አጠገብ የሚወዳት አንድ ወንበር አለች በመስኮት አጠገብ አንዲት ወንበር አለች። እና መጽሐፍ ለማንበብ ለመዝናናት የሚጠቁምባት ልዩ የሚባል ባይኖረኝም ለሰውነቴ ምቾት የምትሰጥ ትንሽ ሶፋ ነገር የምትመስል ወንበር አለችኝ ማለት ነው። አንድ ይላል